ልብስ በእጅ ታጥባለህ ወይ? ለሚለው ታጥባለህ ለምለው ጥያቄ አዎ ልብስ በእጅ ነው የማጥበው። የማጥበው እንዴት? ነው ሳፋ የሚባል ነገር አለ በሳፋ ላይ አደርጋለሁኝ። በዛ በሳፋው ላይ ልብሴን አደርግና ብልብሱ ላይ ውሃውን አፈሳለሁኝ ከዛ ኦሞ አፈሳለሁኝ። በላርጎ እንደገና ደግሞ በሳሙና እያጠ እየመታሁኝ በደንብ እሽት እያደረኩኝ ልብሱን በእጅ ነው የማጥበው። ብዙ ጊዜ ነጭ ልብስ በእጄ በሚታጠብበት ሰዓት። ነጭ ልብሶች በጣም ያስቸግራሉ ጅንሲ ሱሪዎች ደግሞ በጣም ያስቸግራሉ ብርድ ልብሶች በጣም ይካበዳሉ በጣም ያስቸግራሉ። በጣም ከፊተኛ የሆነ ጉልበትን የሚጠይቅ ስራ ቢሆንም። እኔ ግን እንደውም ሌላ አማራጭ ስለሌለን። ኤሌክትሪክ ደግሞ በማሽን በላውንደሪ ማሽን ደግሞ ለማጠብ ማሽኑን ገዝተን በቤታችን በማሽኑ ለማጠብ ማሽኑ በጣም ውድ ነው። በኔ አቅም አኔ አሁን ባለበት ሁኔታም መግዛትም ስለማትችል። ያለኝ አማራጭ ልብሱን በእጅ ማጠብ ነው። ቤት የቧምባ ውሃ አለ በዛ ውሃ። ልብሱን በሳፋ ላይ እያደረግን በእጃችን ነው እያጠበን የምንጠቀመው። ይሄ የሁልጊዜ ተግባሬ ነው። ልብስን በእጄ የማጠቡ የማጠቡ ስራ በእጄ አማራጭ ባለመኖሩ በእጅ ነው ልብሳችንን የምናጥበው። ላውንደሪ ለመጠቀም እሱ ላውንደሪ ግን ብንጠቀም የተሻለ ነበር ግን ላውንደሪ መጠቀም ከኢኮኖሚያችን አንፃር አሁን ካለንበት ሁኔታ አንፃር መጠቀም ስለማንችል። ያለን አማራጭ ልብሳችንን በእጅ ማጠብ እስከሆነ ድረስ። እስከ ዛሬም ድረስ ከድሮ ጀምሮ እስካሁን እስካለውበት ድረስ ልብስ በቤቴ በእጄ ነው የማጥበው። በደንብ አድርጌ እሱን ሙያ በደንብ ችየበታለሁኝ በእጅ ነው ልብስን እያጠበኩ